የምታውቀውን አንድ ምሳሌ ንገረልኝ የሚለውን ጥያቄ ለመመለስ በአማርኛ ብዙ አይነት ምሳሌያዊ አነጋገሮች አሉ ለምሳሌ የቸኮለች አፍሳ ለቀመች የሚል ምሳሌ አለ ይህ ማለት ቸኩለን የምንሰራው ስራ ምንም አይነት ውጤት እንደማይኖረው ለመናገር ወይም ደግሞ ስራን በችኮላ መስራት እንደሌለብን የሚያስረዳ ምሳሌ አነጋገር ነው ይሄን ስንተነትና አንድ ሳይሆን ቸኩሎ የሆነ ስራ ለመስራት ሁሌ አሁን ቤት ውስጥ እየሰራን በጣም ከቸኮለ ነገሮችን ልንደፋ እንችላለን ልናፈስ እንችላለን። አሁን ያንን ደግሞ ያፈሰስነውን እስክንለቅም ድረስ ያን በችኮላ ከምንሰራው ስራ ይልቅ ያበላሸነው ስራ ይበልጣልና ይሄ ምሳሌያዊ አነጋገር መቸኮል ምንም ጥቅም እንደሌለው ይነግረናል ሌላ ደግሞ ለምሳሌ የነቶሎ ቶሎ ቤት ግድግዳው ሰንበሊጥ ሚል አለ ምሳሌያዊ አነጋገር እሱ ያ ማለት አንዳንድ ቀጥታ ቃሉን ስንተነትነው በችኮላ የተሰራ እነ ቶሎ ቶሎ ማለት በችኮላ ስራ መስራታቸውን ነው ግድግዳው ሰንበሊጥ ማለት ቶሎ የሚፈርስ መሆኑን ይሄም ምሳሌያዊ አነጋገር የሚያስረዳን ከቸኮልን ምንም ጥቅም እንደሌለው በችኮላ የምንሰራውን ነገር ሁሉ ቶሎ አሁን ያ ቤት ቶሎ ሲሰሩት በጊዜው ሊያልቅላቸው ይችላል ግን ብዙም እድሜ አይኖረውም ወዲያው ነው የሚ የሚ የሚሰባበረው ወዲያው ሊፈርስ ይችላል። ይሄንን ለመናገር ነው የአብዛኛው ምሳሌያዊ አነጋገሮች ሰዎችን ለማስተማር ጥሩ ምሳሌ ለመፍጠር ነው በአብዛኛው ብዙ አይነት ትርጉሞች ይኖራሉ በአማርኛ ምሳሌያዊ አነጋገሮች ግን አብዛኞቹ ትኩረት የሚያደርጉት ሰዎች ስራ እንዲወዱ ደግሞ ለምሳሌ ስለ ህብረት የሚናገር አንድ ምሳሌያዊ አነጋገር ልጨምር ለምሳሌ ከአንድ ብርቱ ሁለት መድሃኒቱ የሚል ምሳሌያዊ አነጋገር አለ። ደግሞ ለምሳሌ አንድ ሃምሳ ሎሚ ለአንድ ሰው ሸክሙ ነው። ለሃምሳ ሰው ግን ጌጡ ነው የሚል ምሳሌያዊ አነጋገር አለ ያ ማለት ሃምሳ ሎሚ ስንተነትነው አሁን ሃምሳ ሎሚ ለአንድ ሰው በአንድ ሰዓት ውስጥ ተጠቅም ብለን ብንሰጥ ምንም አያደርግለትም ሸክም ነው የሚሆነው ሃምሳ ሎሚ ሙሉ ይዘህ ሂድ ቢባል ያንን ተሸክሞ ሄዶ አይጠቀመውም ግን ለሃምሳ ሰው ቢሰጥ ያ ሃምሳ ሃምሳ ሎሚ ለሃምሳ ሰው ቢሰጥ ለሃምሳው ጌጥ ነው ምንም አይከብዳቸውምም ደስ እያላቸው ይጠቀማሉ እና ህብረትን የሚያስረዳ አነጋገር ነው ይሄ ምሳሌው አነጋገር ማለት ነው። ከአንድ ብርቱ ሁለት መድሃኒቱ የሚለው አንድ ሰው ምንም እንኳን ጠንካራ ቢሆን ብዙ ስራ መስራት እንደማይችል ብቻውን ሲሆን አንድ ሰው ብቻ ከሚሰራ ይልቅ ሁለት ሰው ሲሆን ግን መፍትሄ እንደሆነ አንድ ጠንካራ ሰው ብዙ ነገር ቢሰራ እንኳን ሁለት ሰው እንደሚሰራው ውጤታማ ሊሆን አይችልም የሚለውን ለመተንተን ነው ስለዚህ አብዛኞቹ የአማርኛ ምሳሌያዊ አነጋገሮች አስተማሪዎች ናቸው። የሚያስተምሩን ጥሩ ነገር እንድናደርግ ህብረት እንዲኖረን ሌሎችን ደግሞ እንድንወድ እርስ በእርስ ፍቅር እንዲኖር የሚያስረዱ ምሳሌያዊ አነጋገሮች ናቸው። ያን አሁን አብዛኞቻችን ምሳሌያዊ አነጋገሩን ለትምህርት ነው የምንጠቀመው። ስራ ላይ አናውለውም እሱ ነገር ጥሩ አይደለም ያው ዋናው ነገር የሰማነው ምሳሌያዊ አነጋገር ቁም ነገር ላይ ካዋልነው ከተጠቀምንበት በጣም አስተማሪ ምሳሌያዊ አነጋገሮች ናቸው። ኢትዮጵያ ውስጥ ያሉት ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ የሚለውን ጥያቄ ለመመለስ ያክል እኔ ያው ከሁኔታዎች አንፃር ነው ልመርጥ የምችለው። ለምሳሌ ጠዋትን እኔ የምወደው ጠዋት ላይ በጣም አይምሮዬን ንቁ ነው የሚሆነው። እና የጠዋት ሰዓት ላይ በጣም እወዳለሁ የጠዋትን ሰዓት ከስድስት ሰዓት በፊት ያለውን ሰዓት ማለት ነው። ምክንያቱም ከስድስት ሰዓት በፊት እኔ አይምሮዬ በጣም ንቁ ነው የሚሆነው። በተለይ ቡና ከጠጣሁኝ የፈለኩትን ስራ በንቃት ማከናወን ወይም መስራት ስለሚችል የጧት ሰዓት በጣም እወዳለሁ። በጣም ነው የጧቱን ሰዓት የምወደው። ከዛ ውጪ ደግሞ አይምሮዬ በጣም እንትን ነው የሚሆነው። የተፈለኩትን ስራ መስራት እችላለሁኝ። ነገር ግን የቀኑን ሰዓት አንዳንዴ አሁን መተኛት የምፈልግበት ሰዓት ላይ ደግሞ የቀኑን ሰዓት እመርጣለሁኝ። ቀን ውስጥ ካሉ ሰዓታት ውስጥ አንዳንዴ ከደከመኝ እንቅልፍ ይወስደኛል። ቀን ላይ ግን በጠዋት ከሆነ እንቅልፍ ስለማይወስደኝ እሱን አልወድም

ከልጅነት የምትዘክረው ነገር አለህ ወይ? የሚለውን ጥያቄ ለመመለስ ያው የምዘክረው ነገር ማለት ብዙ ጊዜ ያው ገጠመኝ ነው። ገጠመኝ በልጅነቴ ከሚደርስብኝ ነገር ለመናገር ያክል የሆነ ጊዜ በጣም ትዝ የሚለኝ ልጅ ሆኜ ነው። እና ቤት ውስጥ ተደብቀን አጎቴ ቤት እንሄዳለን የአጎቴም ልጆች ነበሩ። እህቶቼም ነበሩ ሁላችንም ልጅ ነበርን በጣም ልጅ ነበርን እና እኔ ደግሞ ከሁሉም ልጅ ነበርኩኝ። ከዛ ተደብቀን ሁላችንም ተሰብስበን አጎቴ ቤት እንሄዳለን። ያው እናቴ የት እንዲሄድን አታውቅም ሱቅ ብለን ነው የወጣነው ተያይዘን ሁላችንም ጠፍተን ሄድን። ከዛ ስንመለስ ደግሞ በቃ እናቴ ሁሉም ቦታ ፈልጋ አጥታናለች። ብዙ ቦታ ዞራ ፈልጋለች። እና እቤት ስንገባ ታላላቆቼ በቃ ዛሬ ትገድላችኋለች ለምንድነው ሳትናገሩ የት ሄዳችሁ ነው? ልትመታችሁ ነው። ፖሊስ ጣቢያ ሄዳለች አሁን ልጆቼ ጠፍተዋል ብለው ለማመልከት ብለው በጣም አስፈራሩን። ከዛ ሁላችንም ተደበቅን ማለት ነው ሁላችንም ተሰብስበን ተደበቅን። እና ስንደበቅ የተለያዩ ክፍል ገብተን ነበር ሁላችንም የተደበቅነው ማለት ነው ምክንያቱም አንድ ላይ ከሆነ እንዳታገኘን ስለፈራን ሁላችንም ተበታትነን ተደበቅን። እና ሁሉ እንደ አጋጣሚ ሆኖ የተደበቁበትን ጫማቸውን አይታ እናቴ አግኝታ ገረፈቻቸው። እኔ ደግሞ ምንድነው ያደረኩት እንዳታገኘን ጫማዬን ሌላ ቦታ እኔ ደግሞ ሌላ ቦታ ተደብቄ አመለጠኩኝ ማለት ነው። እና ይሄን ገጠመኝ አልረሳውም

እኔ ያው ከሁሉም ነገር አትክልት በጣም ነው የምወደው። እና ለመጥቀስ ያክል ከምወደው ከመጀመሪያው ጎመን በጣም ነው የምወደው ከሁሉም አትክልት ጎመን በጣም እወዳለሁኝ ጎመንና ጠቅል ጎመን ማለት ነው። ሁለቱንም ምክንያቱም በቃ አይሰለቸኝም በተለይ በዳቦ የምመገበው ከሆነ በተደጋጋሚ ብበላውም ቁርስም ራትም ምሳም ላይ ቢሰጡኝ ሳይሰለቸኝ ነው የምበላው ማለት ነው። ግን አሁን ጎመን ሌላ ምግብ ከሆነ ግን አሁን ወጥ ነገር ወይ የተለያዩ ነገሮች ከሆኑ ወዲያው ነው የሚሰለቸኝ። ግን የጎመን አትክልት አይሰለቸኝም ተደጋጋሚ ቢቀርብልኝ ራሱን ሳይሰለቸኝ እንደ አዲስ ነው የምበለው ለዛ ነው ያው ምርጫዬ እንደሆነ እያወቅኩት። ከዛ ደግሞ ቲማቲምም በጣም እወዳለሁኝ ቲማቲም በጣም ጥሩ ነው በተለይ ብዙ ሳይቀቀል ጠበስ ጠበስ ተደርጎ በሽንኩርት ማለት ነው። ብዙም ዘይት ነገር ሳይበዛ ቃሪያ ተደርጎበት አንድ ለመስራት ራሱ አያደክምም ብዙ ሰዓትም አይፈልግም ወዲያው በትንሽ ደቂቃ ውስጥ ነው የሚበስልልኝ። እና ለጤንነትም በጣም ጥሩ ስለሆነ ቲማቲም እኔ ከተለያዩ ነገር ጋር እያቀላቀልኩኝ እበላለሁኝ ጊዜ ካላገኘሁኝ ግን ባዶውን ጠበስ ጠበስ አድርጌ ብዙ ጊዜ እመገባለሁኝ እና እሱም አይሰለቸኝም። በተለይ ቲማቲም ትንሽ ጠበስ አድርጌ ሰዓት እንኳን ከሌለኝ አቮካዶ እንኳን ጨምሬ ብበላ በጣም ወድጄ የምመገበው ምግብ ነውና በጣም ነው የምወደው

ገመድ መጠቀም ታውቃለህ ወይ? የሚለውን ጥያቄ ለመመለስ አሁን ገመድ ለተለያዩ ነገር እቤት ውስጥ እንጠቀማለን። ለምሳሌ ብዙ ጊዜ ልብስ የምናሰጠው ገመድ ተጠቅመን ነው። ያው በርግጥ ማሽን አለ በማሽን እናደርቃለን ግን እንደ ፀሀይ በደንብ አያደርቅም የእኛ ማሽን እና ማሽኑ ካደረቀ በኋላ ገመድ ላይ ልብሶችን እናሰጣለን። ለዚያ ገመድ ልብስ ለማስጣት እንጠቀማለን ማለት ነው። አብዛኞቹ ኢትዮጵያ ውስጥ ይህ ነገር የተለመደ ነው ገመድ ላይ ነው ልብስ የምናሰጣው። ሌላ ደግሞ ገመድ የምንጠቀመው የተለያዩ ነገሮችን ለማሰር እንጠቀማለን። ለምሳሌ እህል እህል ነገር የምን የምንይዝበት መዳበሬዎች አሉ እነሱን የምናስረው ገመድ ተጠቅመን ነው። ምክንያቱም ገመድ ከሌለ ማሰር አንችልም በቀል በሌላ ነገር ልናስር ስለማንችል ገመድ ተጠቅመን የተለያየ አት ማዳበሪያዎቹን እናስራለን ማለት ነው። ሌላ የሚታሰሩ ነገሮች ካሉ ገመድ ነው የምንጠቀመው። በተለይ ያው የተለያየ መጠን ያላቸው አንዳንዱ ወፋፍራም ገመድ ከሆነ ወፋፍራም ገመድ የምንጠቀመው ልብስ ለማስጣት ነው። ያው ገመዱ እንዳይበጠስ ማለት ነው። ካልሆነ ቀጭን ከሆነ አንድ ስብስብ ይላል ልብሱንም ጠንከሪ ጠንከር አድርገን ለማሰር አይመችም ገጭን ገመድ ከሆነ ግን ወፍራም ገመድ ልብስን ለማስጣት ነው። የም የምንጠቀምበት ወፍራም ከሆነ እድሜውም ይረዝማል ደግሞ አያጥርም አያስ እንትን አይልም አይቆራረጥም። ለዚያ ወፍራም ገመድ ለልብስ እጠቀማለሁኝ። ግን እቃ ለማሰር ምናምን ብዙ ጊዜ የምጠቀመው እንደየመጠኑ ትንሽ እቃ ከሆነ ቀጭን ገመዶችን እጠቀማለሁኝ። ግን ትልቅ እቃ የሚታሰር ከሆነ ደግሞ ወፍራም ገመድ ልጠቀም እችላለሁኝ። ሌላው ደግሞ ገመድ በጣም እኔ የምጠቀምበት ለመዝለል ገመድ እጠቀማለሁኝ። ያው ልጅ ሆነን ሁላችንም እንደምናውቀው የተለያዩ አይነት ጨዋታ ጨዋታዎችን ገመድ ተጠቅመን እንጫወት ነበር። ለምሳሌ ዝላይ ዝላይ ሚባል ጨዋታ አለ። ሁለት ሰው ይዞት የሚያጫውተው የሚያዘልለው በጣም ልጆች የሚወዱት ነው። እሱንም ገመድ ተጠቅመን ነበር። የምንዘለው ከዚያ ደግሞ ሱዙኪ የሚባል ጨዋታ ነበር ሱዚ ሱዚ አዎ ሱዚ ምባል ጨዋታ ነበር። ከዚያ እሱን ጨዋታም ገመድ ሁለት ሰው ይዛል እንጫወታለንና ገመድ እጠቀም ነበር። አሁንም ግን እጠቀማለሁ

ጭንቀት ሲሰማህ ምን ታደርጋለህ የሚለውን ጥያቄ ለመመለስ ያክል ያው ጭንቀትም ሲሰማኝ እኔ ምንድነው የማደርገው ብዙ ጊዜ ለመተኛት ነው የምሞክረው። ከተኛሁት አንዳንዴ ያው አንዳንድ ጭንቀት ላያስተኛ ይችላል። ግን እንቅልፍ ከወሰደ ሰላም ስላለው ለጊዜውም ማለት ነው። ሙሉ መፍትሄን ባይሆን ለጊዜ በጣም የሚያስጨንቅኝ ሁኔታ ከሆነ እንደ ምንም ለመተኛት እሞክራለሁኝ ራሴን ለማረጋጋት። ከዛ ውጪ ደግሞ መንቀሳቀስ በጣም ደስ ይለኛል ልክም ነው ብዬ አስባለሁኝ። በተለይ ከሰው ጋር ከጓደኞቼ ጋር ወይ ከቤተሰቦቼ ጋር እያወራሁ ስለሱ ነገር ሳይሆን ሌላ ነገር እኔ አሁን አንድ ነገር በሚያስጨንቀኝ ሰዓት ስለዛ ነገር ማውራት አልወድም። እንደየሰው ምርጫ አንዳንድ ሰው ስለዛ ነገር ማውራት ከሰው ማማከር ደስ ይለዋል ያንን ነገር ለመርሳት ማለት ነው። እኔ ደግሞ ያንን ነገር ካወራሁት የባስ ነው። ያ ነገር የሚሰማኝ በጣም ይከፋኛል ደጋግሜ ሳስብ ማለት ነው። ለዛም የሚያስጨንቀኝ ነገር ካለ ያንን ነገር ለመርሳት ምንድነው የማደርገው? ሌላ ወሬ ነው የማወራው ሌላ እቅድ አቅዳለውኝ ወደፊት መስራት ስላለብኝ ስራ ሊሆን ይችላል። አዳዲስ ነገሮችን ለማድረግ ነው። እንደዚህ አይነት እየሆነ በቃ ከዛ ነገር ጋር የማይያዙ ወሬዎችን ነው ማወራው ማወራው ምክንያቱም በዛ ሰዓት ያለሁበትን ነገር እንዲያስረሳኝ ስለምፈልግ ማለት ነው። ብዙ ጊዜ እንደዛ አደርጋለሁኝ ያው ያ ጥሩ ነው ብዬም ስለማስብ ማለት ነው አብዛኛውን ጊዜ እንደዛ ነው የማደርገው። ከዛ ውጪ ደግሞ በጣም እንትን ካለ ከእናቴ ጋር ስለዛ ነገር ላወራ ይችላል። ያው አንዳንዴ የሚሰማንን ነገር ማውራት ጥሩ እሚሆንበት ሰዓት ላይ ሁሌ ባይሆንም ከእናቴ ጋር ስለዛ ነገር አወራና ምናልባት እሷም ትሰጠኝ መፍትሄም ካለ በዛው ትመክረኛለሽ። ማለት ነው

ሩዝ ትወዳለህ ወይ? የሚለውን ጥያቄ ለመመለስ ሩዝ በጣም ነው የምወደው በተለይ ደግሞ ሩዝ ባትክልት ሲዘጋጅ በጣም እወዳለሁኝ መመከብ በጣም ነው ደስ የሚለኝ ምክንያቱም ሩዝ ለጤንነትም በጣም ጥሩ ነገር ነው በጣም ጤነኛ ያደርገናል ብዬ ስለማስብ ማለት ነው። እቤት ውስጥ ብዙ ጊዜ ሩዝ እንጠቀማለን ሩዝ በተለይ ደግሞ ጠዋት ጠዋት ሩዝ እንበላለን እቤት ቁርስ የምመገብ ከሆነ ማለት ነው። አንዳንዴ ምሳቃ ላይም በካሮት የሚዘጋጀውን ይዤ እሄዳለሁኝ። በአትክልት ግን ምሳቃ ላይ ይዤ አልሄድም። ያው ምናልባት አትክልቱን ሊበከል ይችላል ብዬ ስለማስብ እቤት ስበላ ግን ሩዝ ብዙ ጊዜ የምበለው በአትክልት ሲሆን ነው በአትክልት መመገብ በጣም ነው ደስ የሚለኝ

መጠበቅ ታግድ ነው ወይ የሚለውን ጥያቄ ለመመለስ ያክል እኔ ያው ጥያቄው በስተክክሉ ግልጽ አይደለም ግን ሲመስለኝ መጠበቅ ትወጃለሽ ወይም ለማለት ይመስለኛል። ወይም ደግሞ መጠበቅ ላንቺ ችግር አለው ወይ የሚለውን አድርጌ ለመመለስ እሞክራለሁ። መጠበቅ አልወድም መጠበቅ ማለት በተለይ ደግሞ የተለያየ ለምሳሌ መጓጓዣ ስንጠቀም አንዳንድ ጊዜ ቶሎ ላናገኝ እንችላለን። በሀገር በክፍያ የምንሄድባቸው ማለት ነው። እና በዛ ጊዜ መጠበቅ በጣም ነው የሚሰለቸኝ አልወድም። ረጅም ሰዓት መቆም በተለይ ደግሞ ፀሀይ ያለበት ቀን ከሆነ ፀሀይ ላይ ቆሜ መጠበቅ በጣም ነው የሚከብደኝ። መጓጓዣዎችን ረጅም ሰዓት ቆሞ የመጠበቅ አልወድም። ዝናብ ላይም በሚሆንበት ጊዜ አንዳንድ ጊዜ የዝናብ ሰዓት ላይም መጓጓዣዎችን ላናገኝ እንችላለንና በጣም በጣም ትግስቴን ይፈታተነኛል። ያው ሌላ ነገር ላይ ታጋሽ ነኝ ግን መጠበቅ ደስ አይለኝም። አንዳንዴ ደግሞ ሰው ቀጠሮ ተቀጣጥረን ለመገናኘት በጊዜ የማይመጣ ሰው ከሆነ ቀጠሮውን የማያከብር ሰው ከሆነ መጠበቅ አልወድም በጣም ያናደኛል። ያ ሰው በጣም ነው ደስ አይለኝም። ያበሳጨኝል ቀጠሮውን የማያከብር ሰው ምክንያቱም እኔ ሰው ጋር ቀጠሮ ሲይዝ ሌሎችን ነገር ሰርዥ መስራት ያለብኝን ስራ ትቼ ነው የምሄደው። እና በዛ ሰዓት ያ ሰው ደግሞ በጊዜው የማይገኝ ከሆነ ሰአቱን የማያከብር ከሆነ ታማኝ ካልሆነ በጊዜው በጣም ትግስቴን ይፈታተነኛል በጣም እናደዳለሁኝ። በቃ ደስ አይለኝም እሱ ነገርና መጠበቅ በጣም ነው። ሰዎቹ ጥሩ ካልሆኑ ያናደኛልና አልወድም ያው ሰዎች ትዕግስት በጣም ይፈታተናል አንዳንድ ሰው እንደዛ ሲሆን መጠበቅ ደስ አይለኝም። አንዳንዴ ተቀጣጥረንም ቀድሜ የምገኝበት ጊዜ አለ በዛ ሰዓትም ትንሽ ያናደኛል ግን ሰዓቱ ከደራሰ በኋላ ደግሞ ሰውየው ካልመጣ መጠበቅ በጣም ያስጠላኛል እናደዳለሁ

የህዝብ ማመላለሻ ትጠብቂያለሽ ወይ? የሚለውን ጥያቄ ለመመለስ የህዝብ ማመላለሻ ብዙ ጊዜ አልጠቀምም። ግን ተማሪ እያለሁ በደንብ እጠቀም ነበር ያው ገንዘቤን ለመቆጠብ ያክል ማለት ነው። ግን እኛ ሀገር ውስጥ የህዝብ ማመላለሻ በጣም ነው የሚጨናነቀው በተለይ ጠዋትና ማታ ከሆነ። እና ለዛ ብዙም አልጠቀምም ምክንያቱም ብዙ ጊዜ ተቀምጬ ለመሄድ ቦታ አላገኘም ቦታ እንኳን ካገኘሁ ትልልቅ ሰዎች ሲመጡ መነሳት ስላለብኝ። ለእሱ በምቆምበት ጊዜ ይደክመኛል በተለይ ረጅም መንገድ የሚሄድ ከሆነ ከዛ የህዝብ ማመላለሻ ብዙ ጊዜ አልጠቀመም ምክንያቱም በጣም አድካሚ ነው። በተለይ ሙቀት ሰዓት ከሆነም ሙቀት ከፍተኛ የህዝብ መጠን በጣም ተጨናንቆ ስለሆነም ሰው የሚሞላው የአየር እጥረት ይኖራል ያ ደግሞ ለጤንነት ጥሩ ነው ብዬ አላስብም። ምናልባት በሰአቱ ገንዘብ ሊቆጥብ ይችላል ግን በኋላ ላይ በተለያዩ አሁን በመተንፈሽ ወይም በትንፋሽ የምትተላለፉ በሽታዎች ሊተላለፉ ይችላሉ ብዬ አስባለሁኝ። ምክንያቱም በጣም የተጨናነቀ ነው ያፍናል እስክንደርስ ድረስ በዛ ላይ አንዳንዴ ደግሞ ክረምት ከሆነ መረጋገጥ አለ ሰው በጭቃ ጫማው ሌረግጥ ይችላልና በጣም ነው የሚያስጠላው። የህዝብ ማመላለሻ ውስጥ ገብቼ ሲወርድ ወይ ጫማዬ ወይ ሱሪ ተረግጦ ጭቃ ሆኖ ነው የማገኘው። በተለይ ቆሜ የምሄድ ከሆነ አንዳንድ ጊዜ ቆመን ደግሞ ስንሄድ ወንዶች የሚተናኮሉ አሉ የተለያዩ አላስፈላጊ የሆነን ንክኪ መጥተው መተሻሸትም የሚወዱ አይነት ወንዶች በጣም ስርዓት የሌላቸው ወንዶች አሉና። እንደዚህ አይነት ነገር በተለይ ተማሪ ሆኜ ያው ተማሪ ልጅ ስንሆን መናገር ድፍረቱ ስለሌለ ሲነኩንም ዝም ስለምንላቸው በጣም ተጠግተውን ይሄዳሉ። ያው ለሴት ልጅ ብዙ ተጽዕኖ አለ። የህዝብ ማመላለሻ ላይ እሱ እሱ ነገርም ስለነበረ በተቻለኝ መጠን መጠቀም አልወድም የህዝብ ማመላለሻ አልወድም። ግን ያው ግዴታም በሚሆንበት ሰዓት አንዳንዴ ምናልባት የተለያዩ የመመላለሻዎችን በማላገኝበት ጊዜ መጓጓዣዎቹን በማላገኝበት ጊዜ ያለኝ አማራጭ የህዝብ ማመለልሻ ስለሆነ የዛኔ እጠቀማለሁ እንደ ግዴታ ከሆነ እንጂ ሌላ አማራጭ ያለበት አካባቢ ከሆነ የህዝብ ማመላለሻ መጠቀም አልወድም። በጣም ትፋሽ ያጥራል መረጋገጥ አለ ሽታ ደግሞ እፍን ያለ ሰው ያልታጠበ ሰው አብሮ ሊጓዝ ይችላል። የተለያዩ ቆሻሻ የነካ ሰውም አብሮ ሊጓዝ ስለሚችል እረፍት አይሰጠኝም ደስ ስለማይለኝ ብዙም የህዝብ ማመላለሻ አልጠቀመም። ግዴታ ካልሆነ አልጠቀመም አንዳንድ ጊዜ ግዴታም የሚሆነውበት ሰዓት ላይ ደግሞ ብዙ ሰው የሌለበት ቀን ቀን ከሆነ እጠቀማለሁኝ

ቡና ወይስ ሻይ ትመርጣለህ የሚለውን ጥያቄ ለመመለስ? እኔ በጣም የምወደው ቡና ነው ምክንያቱም ጠዋት ጠዋት በጣም ለምጃለሁ ከልጅነቴ ጀምሮ። አንዳንድ ሲኒ ጠዋት ግዴታ ነው አሁን ደግሞ ሁለት ሁለት የምጠጣበት ጊዜ አለ። ምክንያቱም ስራ ቦታ ላይ በንቃት እንድሰራ ቡና እጠጣለሁኝ። ጠዋት ጠዋት ቋሚ ነው ሁሌም። አንዳንዴ እንደውም ሳይመቸኝ ቀርቶ ሳልጠጣ ስራ ከሄድኩኝ ራሴን ሊያመኝ ይችላል በጣም ነው የሚያመኝ። ቡና ካልጠጣሁ ለዛ ሁሌ ቡና ጠዋት ጠዋት እጠጣለሁኝ። ከዛ ደግሞ ምሳ ሰዓት ላይ ለምሳ ስንወጣ ከጓደኞቼ ጋር ሆኜ እጠጣለሁ ሻይ። ቡና ቡና እንጠጣለን እነሱ ሻይ ወይ ስፕሬስ ሊጠጡ ይችላሉ። ግን እኔ የምጠጣው ቡና ነው። ምሳ ሰዓትም ቡና ካልጠጣሁኝ እንቅልፍ እንቅልፍ ይለኛል ከሰአት ስራ ላይ ይደክመኛል። ምሳ ከበላሁ በኋላና እዛ አስለምጃለሁ ሁሌ ከሰአትም እዛ ሰዓት አንድ ሲኒ እጠጣለሁ። ጠዋት አንድ ሴን እጠጣለሁኝ ሻይ ግን አልወድም። አይ ያው ግዴታ አንዳንዴ ግንፋን ሲይዘኝ ዝንጅብል አድርጌ ቅሽር ወይ በነጭ ሽንኩርት ካልጠጣሁኝ ብስትቀር ሻይ በባዶ አልወድም። ብዙም ቢፈላ ራሱ ደስ አይለኝም መጠጣት አሁን እንደውም አቆሜያለሁ። ከስንት አንዴ ነው የምጠጣው ለራሴ ብዬ ስራዬ ብዬ ግን ሻይ አፍልቼ አላውቅም። ምናልባት ጓደኞቼ ወይ እቤት መጠጣት የሚፈልግ ሰው ካለ ላፈላ እችላለሁ። እንጂ ለራሴ ሻይ አላፈላም። ቡና ግን ሁሌ አንዳንዴ ለመቁላት ጊዜ ስለማይኖረኝ እሁድ እሁድ ቆልቼ አስቀምጣለሁ ዱቄቱን ለሳምንት የሚበቃኝን ያክል አስቀምጥና እሱን እጠጣለሁ። ወይ ማለት ነው ሳምንቱን ሙሉ እጠጣለሁ በጣም ነው ደስ የሚለው። ያነቃቃኛል ራሴም ስለምሞላ እንደውም አንዳንዴ የውጭ ቡና ስጠጣ ጨጉዋራዬን ያመኛል እና እንደዛ ሲሆን ምሳ ሰዓት ላይ አቆማለሁኝ። ግን ጠዋት ጠዋት አልዘልም ያ የውጭ ቡና ደጋግሞ ስለሚያፈሉ መሰለኝ ጭንጓራ የሚያሳምመው የቤት ውስጥ ቢፈላው ግን ምንም ስለማያሳምመኝ ሁሌ ነው የምጠጣው ደስ እያለኝ ራሴን ስለማዘጋጀው ደስ ይለኛል። ለፊቴም ለሁሉም ነገር እጠቀማለሁ ቡና ማለት ነው ብዙ ጥቅም ስላለ

የምወደው ሬስቶራንት የት ነው የሚለውን ጥያቄ ለመመለስ በሰፈራችን የሚገኝ ሬስቶራንት አለ። እሱን በጣም ነው የምወደው። በባህላዊ ነገር አድርገው ነው የሰሩት። ለይታም ደስ ይላል ለመቀመጫዎቹም በጣም ነው ደስ የሚሉት። ያው ብዙ ሰው አይበዛበትም ግርግርም ስለሌለው መሰለኝ በጣም የምወደው። እና ደግሞ ከልጅነት ጀምረን ከቤተሰብ ጋርም ሆነን የምንሄድበት ቦታም ስለነበረ። ጥሩ ማስታወሻ አለኝ ለዛ ቦታ በደንብ ነው። ነገሮችን እዛ ስቀመጥ ድሮ ከቤተሰብ ጋር ልጅ ሆነን ያሳለፍናቸውን ጊዜያቶች ሁሉንም ነገር ስለሚያስታውሰኝ። አዎ ከአባቴ ጋር የምንሄድ ነበር። አሁን በህይወት የለም። ያንንም በቃ ጥሩ ያስታውሰኛል እዛ ሲሄድ። የሆነ ወደኋላ ተመልሼ ብዙ ነገር አስባለሁኝ። እና ደስ ይለኛል እዛ ስሄድ ያ ብዙ ነገር ነው የማስበው። አንዳንዴ ድሮ ጓደኞቼንም እኛ ሰፈር የሚመጡ ከሆነ እነሱ ያው ለሩቅ ሌላ ሰፈር ናቸው ያሉት። አብሮ አደጎቼ አሁን እኛ ሰፈር አይደሉምና ግን። ስንገናኝ ወደ ሰፈር ከመጡ ዛሬ ሬስቶራንት ነው የምንሄደው ምክንያቱም። ልጆች ሆነን የምንሄድበት ስለነበረ። ያው ብዙ ነገር አልቀየሩም አንዳንድ ነገሮችን ቢያድሱ እንኳን ገጽታው እንዳይለቅ አድርገው ስለሚያድሱት። የድሮ ገጽታ አለውና በጣም ነው የምወደው። ምግባቸውን በጣም ደስ ይላል ሽታው ጀመሩ

ምን አይነት ቦርሳ ትጠቀሚያለሽ? የሚለውን ጥያቄ ለመመለስ ቦርሳ አጠቃቀሜ እንደየሁኔታው ይወሰናል ለምሳሌ ቅርብ ቦታ የምሄድ ከሆነ የሌዘር ትንንሽ ቦርሳዎችን እጠቀማለሁኝ ቅርብ ቦታ ማለት ብዙ እቃ የማያስፈልግበት ለምሳሌ የሆነ ሬስቶራንት ላይ ለመዝናናት ወይ እንደዚህ አይነት ቦታ እምሄድ ከሆነ ትንሽዬ ቦርሳ ጥላዬን የምትይዝልኝን ቦርሳ እና የተለያዩም መቀባባቸውን እቃዎች ቀናንሼ መቀባውንም ስለሚይዝ የምትችልልኝን እይዛለሁኝ ከዛ ውጪ ግን ወደ መስሪያ ቤት የምሄድ ከሆነ ምሳ እቃየን መያዝ የሚችል ተለቀ ያለ መካከለኛ ቦርሳ እይዛለሁኝ። ያው ለ ስራ ስሄድ ሁሌም ምሳ እቃ ስለሚይዝ ማለት ነው የውጭ ምግብ ብዙም አይስማማኝም። ራሴ ቤት ማበስለውን ስለምወድ እሱን ነው መካከለኛ ቦርሳ ይዤ ነው የምሄደው። ከዛ ያን ቦርሳ ይዤ ከሄድኩኝ በኋላ ምንድነው የማደርገው? ያው ያንን ቦርሳ በተለያየ አይነት ቀለም እገዛቸዋለሁ ተመሳሳይ መጠን ያላቸው ቦርሳዎች ማለት ነው ምሳቄን የምችሉልኝን ብዙ አይነት ቦርሳ አለኝ እነሱን ያው ሁሌ ስለምጠቀመው በብዛት ያለኝ ቦርሳ። ለስራ ቦታ የሚሆነኝን ነው። ከዛ ውጪ ደግሞ ሩቅ ቦታ የምሄድ ከሆነ ወይ ከከተማ ምወጣ ከሆነ ትልልቅ ቦርሳዎችን እይዛለሁኝ ሌዘርም ላይሆን ይችላል በጨርቅም የሆኑትን ብዙ እቃል ሊይዝልኝ የሚችለውን ቦርሳ እይዛለሁኝ ሩቅ ቦታ ልብስ መያዝ ካለብኝ ማለት ነው። ያው ስለዚህ ቦርታ አጠቃቀሜ እንደ ሁኔታው እንደምሄድበት ቦታ ይወሰናል። ቋሚ የሆነ አያያዝ የለም ምክንያቱም እሱ ጥገኝነቱ በቃው

ስለ ቅርብ ጓደኛህ ንገረኝ የሚለውን ጥያቄ ለመመለስ እኔ ያው የቅርብ ጓደኞቼ አንድ ብቻ አይደሉም ብዙ ናቸው። ያው ከድሮም ጀምረን ከልጅነት አንድ ላይ የተማርነው ጓደኞቼ አሉ የሰፈር ጓደኞች ማለት ነው። የሰፈርን ብቻ ሳይሆን ትምህርት ቤታችንም አንድ ስለነበረ በዛው ነው። ተመሳሳይ መጓጓዣ እንጠቀም ነበር አንድ ላይ ተከፍሎልን ማለት ነው በዛ ነው በኮንትራት መኪናዎች ነው የተዋወቅነው ከጓደኞቼ ጋር። ከዛ በዛው አደግን አንድ ላይ ግን ትልልህ ከፍተኛ ትምህርት ደረጃ ላይ ስንሆን ግን ሁላችንም የተለያየ ቦታ ነበር የደረሰን ግን ቀን ወስነን ሁላችንም እረፍት ስንመጣ ወይ በተለያየ አጋጣሚ ወዳለንበት ከተማ ስንመለስ እንገናኛለን። ሁላችንም አሁን ከአራታችን ሁላችንም አንድ ላይ ላንገኝ እንችላለን ግን አሁን በሰአቱ እዛ አካባቢ ያለ ሰው ይገናኛል ሁለትም ሆነን ሶስት ከግቢ ከተመለስን እንገናኛለን ተገናኝተን የተለያዩ ቦታዎች እንሄዳለን መዝናኛ እንሄዳለን። መጫወቻዎችን እንሄዳለን አሁን ደግሞ እድሜያችን ከፍ እያለ ሲመጣ የጋራ የሆኑ ነገሮች ላይ አንድ ላይ እንገናኛለን። ያው ጊዜም ስለሌለ ለመጠያየቅ ምናልባት ግዴታ እሚሆንብን ጊዜ ላይ ወይ ሰርግ ወይ ደግሞ የተለያዩ ነገሮች አንድ ሰው ሲቸገር ማማከር ከፈለገ ተገናኝተን እናወራለን ስለ ነገሩ ስላለንበት ሁኔታ መነጋገር ሲኖርብን አንድ ሰው ምክር ሲፈልግ ሰዓት ያለው ሰው ሁሉ ይገናኝና ስለዛ ነገር እናወራበታለን። ጊዜ ስናገኝ ወጣ ብለን ደግሞ እንዝናናለን እቃዎችንም ለመግዛት ከከተማ እምንወጣበት ጊዜ አለ። ያው አንድ ላይ ሲሆን ለምርጫም ያው ጎበዝ ናቸው የቅርብ ጓደኞቼ እቃ ሲመርጡና ያን እቃ ብዙ ጊዜ አንድ ላይ እንገዛለን። ተመሳሳይ ነገርም አንዳንዴ ከከተማ ወጥተን እምንገዛ ከሆነ ምናልባት ፍተሻ እሚኖርበት ከሆነ ተብስበን ወጥተን ተመሳሳይ እቃ እንዳይሆን በአበታትነን እንይዝና እንጠቀማለን ማለት ነው ያ በጣም ጥሩ ነገር ነው። ጓደኞቼ በጣም ጥሩ ናቸው። ፀባያቸውም አሪፍ ነው በጣም ዘመናዊ እሚባሉ አይደሉም አሁን ጊዜው ላይ ካለው ሁኔታ አንፃር ሰው ብዙ ልክ ያልሆኑ ነገሮችን ያደርጋል። ግን ጓደኞቼ በመንፈሳዊ ህይወታቸውም ጥሩ ስለሆኑ ለመጥፎ ነገር አይጋለጡም። ለኔም ጥሩ አራያ ናቸው አኔም ለእነሱ ጥሩ ምሳሌ ለመሆን ነው የምሞክረው። እና አንዳንድ እድሎች ሲኖሩ ደግሞ እንደዋወላለን ምናልባት አሁን ሁላችንም የተመረቅንበት ፊልድ ይለያያል። እና እኔ አሁን ለጓደኛዬ ፊልድ ስራ ካገኘሁኝ እጠቁማታለሁ። እሷም ደግሞ በእኔ ካገኘች ያው ተደዋውለን እንነጋገራለን መረጃ እንለዋወጣለን ያ ደሞ በጣም ጠቅሞናል

በቤት ውስጥ ወይም በውጭ መሆን ትመርጣለህ የሚለውን ጥያቄ ለመመለስ እኔ ያው የቤት ሰው ነኝ በሚለው ይያዘልኝ በጣም ቤት ውስጥ መሆን እወዳለሁኝ። የሆነ ግዴታ ካልሆነ ከቤት አልወጣም ያው ለስራዬ እወጣለሁ ግዴታዬ ስለሆነ ከዛ ውጪ ግን ስራ የማልገባበት ቀን ላይ ጓደኞቼን እንኳን ለማግኘት እነሱ ናቸው ወደ እኔ ቤት የሚመጡት ከዛ ግዴታ እንውጣ ካላሉኝ ብዙ ጊዜ ከቤት መውጣት አልወድም ደስ አይለኝም ከቤት መውጣት በጣም ነው የሚያስጠላኝ። ምክንያቱም እኔ ደስ የሚለኝ ቤት ውስጥ ስሆን ነው አብዛኛውን ጊዜ ደግሞ ጓደኞቼ ሰዓት ካላቸው ቤት ውስጥ መሆን አይወዱም። አንስማማም በዛ ነገር እኔ እንድወጣ ያስገድዱኛል ያው ወጥተን የተለየ ቦታ እንድንሄድ ይወዳሉ እነሱ እኔ ደግሞ ቤት ውስጥ መሆን ነው የምመርጠው ቤት ውስጥ ሆኜ እረፍት እንኳን ብሆን እረፍቴን እያሰብኩኝ የተለያየ ነገር እያቀድኩኝ መቀመጥ ነው የምወደው። ያው ከቤት ወጥተን ብዙ ቦታ መሄድ በጣም አድካሚ ነው የሚሆነው ከማድከምም አናርፍም ከቤት ወጥተን ከሆነ ፀሀዩም ምኑ የምንሄድበት ቦታ ሌላ ድካም ነው የሚሆነው። በተለይ አሁን ቅዳሜና እሁድ ብዙ ሰው ቤት መቀመጥ አይወድም ወጥቶ መዝናናት ይወዳል። ግን ብዙ ቦታ ወጥተን ሩቅ ሄደን ከተመለስን ሰኞ ስራ ላይ ስንገባ በጣም ነው የሚደክመው በጣም ይሰለቻል። እንቅልፍ እንቅልፍ ይለናል እኔ ግን ምንድነው? የማደርገው ቤት ውስጥ ሆኜ ለሳምንቱ ማዘጋጀት ያለብኝን አዘጋጃለሁ። ጓደኞቼም ይመጣሉ እሁድን ቅዳሜና እሁድም ሲሆን ይመጣሉ ወደ እኛ ቤት ከዛ ተነጋግረን ስራም ያግዙኛል አንዳንዴ እና እንደዛ ስለሆነ እኔ ቤት መሆን ነው በጣም የምወደው። ውጭ ስወጣ በጣም ነው ድካም ግዴታ ሲሆን የሚሄድበት ነገር እንኳን ካለ ለአንድ ነገር ብቻ ብዬ እንኳን አልወጣም። ሁለት ሶስት ነገር አንድ ላይ በቀን አሁን ከወጣሁኝ ሶስት ነገር እቃ የምገዛ ከሆነ ብዙ እቃ የምገዛበት እንጂ ለአንድ ነገር ብቻ ብዬ አልወጣም ምክንያቱም ቤት መሆን ነው የምወደው። ያው ብዙ ሰው የማይወደው ነገር ነው ግን እኔ እንደውም አሁን ስራ እንኳን ማቆም ቤት ውስጥ የሚሰራ አይነት ስራ ባገኝና ብጀምር ነው አሁን ደስ የሚለኝ

ማር ትወዳለህ ወይ? ለሚለው ጥያቄህ ለመመለስ ማር በጣም ነው የምወደው በጣም እወዳለው አለኝ በተለይ ደግሞ ከክፍለ ሀገር የሚመጣ አለ የተፈጥሮ የሆነ ማለት ነው። ግን የሆነ ወደ ተለያዩ እንትኖች ገብተው ድርጅቶች ገብተው የሚሰሩትን ማር አልወድም። ቶሎ ነው የሚዘጋኝ እሱ ግን። ይሄ ከተፈጥሮ የሚገኘው ገድሮ ከገጠር የሚመጣ አለና እሱ ማር በጣም ነው የምወደው። አይሰለቸኝም በልቼ ራሱ በተለይ እንደ እንትን እንደተባለ ሲመጣ በጣም ወድጄው ነው የምበላው። በዳቦም የማር ወለላውን ቀብቼ እበላለሁኝ አንዳንዴ ባዶም እበላለሁ። ሲያመኝ በተለይ ጉንፋን ከያዘኝ ማር በነጭ ሽንኩርት አድርጌ እበላለሁኝ። ማር በነጭ ሽንኩርት ለጉንፋንም ለተለያዩ ለአስምም በሽታ ጥሩ ስለሆነ። ማር በነጭ ሽንኩርት አድርጌ እበላለሁኝ። ያው ጠዋት ጠዋት በተለይ ማታ ማታ ጠዋት ጠዋት በነጭ ሽንኩርት ከበላው ሽታው ስለማይለቅ ማታ ጠዋት ግን ማታ ላይ እበላለሁኝ።

ወተት ትጠጣለህ ወይ? የሚለውን ጥያቄ ለመመለስ አዎ ወተት በጣም እጠጣለሁኝ በተለይ ከሁሉም የወተት አይነቶች ውስጥ እኔ የምወደው እርጎ ነው። እርጎ ቤት ውስጥ ያለውን ማለት ነው የተፈጥሮን እወዳለሁኝ። በተለያየ ጣዕም ተደርጎ የሚወደው የሚሸጠውንም እወዳለሁ ግን የበለጠህ የምወደው ቤት ውስጥ ያለውን እርጎ ነው። እሱን በዳቦ መመገብ በጣም ነው ደስ የሚለኝ። በተለይ ጠዋት ላይ ካገኘሁት ወይም ቀን ላይም ማታ ላይ ትንሽ ይከብደኛል ለጨጓራዬ ይሆን ሆዴን ይነፋኛል ለዛ ብዙም ማታ ማታ አልጠጣም ልተኛ ስል ብዙም አይስማማኝም። ከዛ ግን ቀን ላይ በደንብ እጠጣለሁኝ ካገኘሁኝ በጣም ነው የምወደው የተለያዩ ቅመም ተጨምሮ ደግሞ ስጠጣው ደስ ይለኛል። ከዛ ውጪ ደግሞ ወተት በቡና አድርጌ አቀላቅዬን እጠጣለሁኝ አፍልቼ ማለት ነው። እርጎውን ሳይሆን ትኩስ ወተት አፍልቼ በቡና አጠጣለሁኝ እሱንም በጣም ነው የምወደው። በተለይ ጠዋት ከሆነ ነው እሱን የምጠጣው ማታ ግን አልጠጣም ምክንያቱም በጣም ነው ከቡና ጋር ካቀላቀልኩኝ እንቅልፍ አይዘኝም። ለዛ አልጠጣም ግን ቡና ጋር አቀላቅዬ ጠዋት ላይ ካገኘሁኝ ሰዓት ካለኝ ሁለቱንም ለማፍላት ጠጥቼ ነው የምወጣው። ባዶውንም ወተት እጠጣለሁኝ አፍልቼ አፍልቼ ባዶውን አልጠጣም ብዙ ጊዜ ወይ በዳቦ ወይ በአንባሻ ነው። የምጠጣው እርጎ ግን በዳቦ መመገብ በጣም ነው ደስ የሚለኝ። አንዳንዴ ደግሞ የተናጠ ወተትም እጠጣለሁኝ በ እሱን ደግሞ በቂጣ መጠጣት ነው የምወደው ቂቤው ከወጣበት በኋላ ማለት ነው። ያው መና ትንሽ ችግር ስላለው እንትን ነው የማደርገው ምንድነው? የማደርገው በማሽን በጁስ መፍጫ አደርግና የተለያዩ ጭማቂም የሚሰራበት ላይ አድርጌ ረጅም ሰዓት እፈጨዋለሁኝ። ከዛ ሲፈጭ በራሱ እንደ መናጥ ስለሆነ ብዙ እንቅስቃሴ ስላለው እንትን ይላል ማለት ነው ቅቤው ይለይልኛል። ከዛ ነው የምጠጣው እንጂ እንደ ድሮው እንደ ባህላዊ ነገር መናጥ አልችልም ጊዜ ይፈልጋልም እጅም ስለሚያድክም እኔ በማሽን ነው የምፈጨው ከዛ በሱ አድርጌ እጠጣለሁኝ ማለት ነው። በተለይ የከናጥኩት በኋላ እንዲቀዘቅዝ ያው የጭማቄን መጨመቂያ ውስጥ ካደረኩኝ ስለሚሞቅ እንዲቀዘቅዝልኝ አስቀምጣለሁ። በተለይ ማታ ላይ ከተናጠ በኋላ ጠዋት በደንብ ረግቶም ስለሚያድር በጣም ደስ ብሎኝ ነው የምጠጣው እሱን በጣም እወዳለሁኝ። ከዛ ያው ከሁሉም ግን ከሶስቱም አይነት ምረጪ ከተባልኩኝ እርጎ ነው የምወደው እርጎ መጠጣት በጣም ደስ ይለኛል። ግን አንዳንዴ የሆነ ትንሽ ፈስ እንዲሸት ምናምን ሊያደርግ ይችላል። ያው በውስጡ ፕሮቲን ነገር ስለሚይዝ መሰለኝ ወተት ትንሽ እሱ እሱ ይከብደኛል ከዛ ውጪ ግን ወተት በጣም ነው ቤት ውስጥ የምንጠቀመው ድሮ እንደሆንም ላም ነበረችን በዛ ሳንገዛ እንጠቀም ነበር። ያው የዛን ሰዓት በደንብ እናገኛለን በአንድ ቀን ብዙ ሊትር ወተት እናገኝ ነበር ግማሹን እናከራያለን ግማሹን ደግሞ እንጠጣ ነበር። ያው ከልጅነቴም ያደኩበት ስለሆነ ያው ወተትም የወተት ተዋጽኦም ለምሳሌ አይብ በጣም ነው ወድጄው የምበላው ይዘጋጃል ቤት ውስጥ ወተትም ስለሚኖረን ስለነበረ አይብም ይዘጋጅልናል። አይብም ወድጄ ነው የምበለው በጣም ነው የሚጣፍጠኝ በጣም እወዳለሁ። ሁሉንም የወተት ተዋጽኦች እወዳለሁ

ጨው ብዙ ትወዳለህ? ወይ የሚለውን ጥያቄ ለመመለስ ጨው ብዙም አልወድም አልወድም ለጤንነትም ጥሩ ስላልሆነ ማለት ነው። ጨው የበዛበት ነገር አልመገብም ለጤንነትም ጥሩ ነው ብዬ ስለማላስብ ማለት ነው። ከዛ ውጪ ግን ጨው ምግብ ላይ ያው ጨው ከሌለ መብላት ደስ አይለኝም። ያው በተለየ እኛ ሀገር የባህል ምግቦች አብዛኞቹ ወጥ ነገር ጫው ይፈልጋሉ ያለ ጫው ከተሰሩ ምንም ጣዕም አይኖራቸውምና። ለዛ እኔ ብዙም ደስ አይለኝም ጨው የሌለው ምግብ መመገብ አልችልም። ግን ብዙም አላበዛም ጨው ከበዛው አንድ በጣም ቀን ሙሉ ውሃ ጥም ነው የሚያስቸግረኝ ውሃ ይጠማኛል። ጥሩም አይደለም ለጤንነትም አሁን አሁን እየቀነስኩኝ ነው። ምግብ ላይም መጥኜ ነው የማደርገው ሳይበዛም ሳያንስ ያው ካነሰም የምግቡ ጣዕም ስለሚበላሽ ብዙ አላበዛም። ግን ካልሆነ እንትን ብዬ ነው መጥኜ ነው ጨው የምጠቀመው ማለት ነው። ያው ወደ ሁሉም ነገር መመጠን ጥሩን ነው ብዬ ስለማስብ ማለት ነው። ከዛ ውጪ ደግሞ ያው ጨው ሙሉ የማይበሉ ቤት ውስጥ አሉ። ከእነሱ ጋር አንድ እንድንሆን እኔም እየለመድኩኝ ነው አሁን ጫው የሌለው ምግብ ያነሱ በሀኪም ታዘው ነው ያቆሙት። እኔ ደግሞ እዛ ደረጃ ላይ ከመድረሴ በፊት ቀድሜ ማቆም ስላለብኝ ቀንሻለሁኝ አሁን ላይ ብዙ ሳያበዛ ነው ጨው የምጠቀመው ማለት ነው።

ዜናውን ከየት ታገኛለህ የሚለውን ጥያቄ ለመመለስ ብዙ ጊዜ እኔ ዜና የምከታተለው ማህበራዊ ሚዲያ ላይ ነው። አጫጭር የሚሰሩ ማህበራዊ ሚዲያዎች አሉ። እነሱን ተጠቅሜ ነው የተለያዩ ዜናዎችን የምሰማው። ምክንያቱም ረጅም ሰዓት የሚወስዱ በተለይ በድሮ መንገድ የሚተላለፉ ዜናዎች በጣም አድካሚ ናቸው። ያው ሙሉ ትንተናውን አሁን ስለሆነ ጊዜ ይወስዳሉ ማሳለፍም ደግሞ አይቻልም። እነሱ ቀጥታ ስርጭት ሚተላለፉ ዜናዎችን ማለት ነው። ማሳለፍ ስለማይቻል ደስ አይለኝም ይሰለቸኛል ቁጭ ብዬ ሙሉውን መስማት ማለት ነው። ግን እነዚህ በተለያዩ ማህበራዊ ሚዲያዎች የሚተላለፉ ዜናዎች ግን በጣም አሪፍ ናቸው። በምሳውን በሚስብ መንገድ ነው እነሱም የሚያዘጋጁት። ከዛ ውጪ ደግሞ በቃ ዋና ዋና ነገሮችን የሆነ የሀገር ውስጥ ብቻ አይደለም የሚያስተላልፉት። አለም አቀፍ ደረጃ ላይ የሚፈጸሙ አዳዲስ ነገሮችንም በኳስም ያለውን በሁሉም ዘርፍ ያለውን ስለሚያስተላልፉ በጣም ወድጄ ነው ምከታተለው አያመልጠኝም። በየቀኑ ምክንያቱም ዜና ብዙ ጊዜ አዲስ ነገር ስለሚሆን። አዳዲስ ነገሮችን ደግሞ መከታተል እንደ ሀገርም ስላለብኝ በሀገር ውስጥ ምን ሆነ በአለም ደረጃ ላይ? ምን እየሆነ ነው የምለውን ለመስማት ድሮ ያው አባቴ ሲሰማ እኔ ረብሽ ነበር መስማት አልወድም ነበር እኔ መዝናኛዎችን የተለያዩ ድራማዎች ማየት ነበር ምወደው። አሁን ግን ነገሮች ሲገቡኝ በጣም አስፈላጊ ነገር እንደሆነ ስለተረዳው። በተለያዩ ማህበራዊ ሚዲያ ተጠቅሜ የተለያዩ ነገሮችን እሰማለሁኝ የተለያዩ ነገሮችን። አያለሁ በጣም ጠቃሚ ናቸው ዜና መስማት ጥሩ ስለሆነ እኔ ግን የምጠቀመው በማህበራዊ ሚዲያ የሚተላለፈውን ነው ማለት ነው

ታሪክ መንገር ትወጃለሽ ወይ? የሚለውን ጥያቄ ለመመለስ ታሪክ መንገር በጣም ነው የምወደው በተለይ ደግሞ የሚያስቁ ታሪኮች መንገር በጣም ደስ ይለኛል ያው ሰው ማዝናናት ደስ ስለሚለኝ ማለት ነው። በተለይ ራሴን እንደ ታሪክ አድርጌ ገጠመኞችን ማውራት በጣም ነው የምወደው በጣም ደስ ይለኛል። ገጠመኝ መንገር ለሰው በተለይ በጊዜው ለነበረ ሰው ከተለየ ጊዜ ስንገናኝ ወይ ትምህርት ቤት የገጠመኝ ገጠመኝ ሊሆን ይችላል። ወይ ደግሞ የተለያዩ ቤተክርስቲያን ውስጥም ያጋጠመኝ ገጠመኞች ሊሆኑ ይችላሉ። እነርሱን ከእነዛ ልጆች ጋር አብሮ አደጎች ጋር ስገናኝ ስለዛ ነገር ማውራት በጣም ነው ደስ የሚሄደኝ። እኔ በተለይ ስተረክ ጎበዝ ስለሆንኩ ታሪክ ስናገር እኔ እንድናገር ነው የሚያስታውሱት እና እኔ እያሳኩኝ በዛ ሰዓት እንደነበረ አድርጌ ለመናገር እሞክራለሁኝ። እሱ በጣም ነው ደስ የሚለኝ ከዛ ውጭ። የነገስታት ታሪክ የሀገር ታሪክ ምናምን መንገር ብዙም ጎበዝ አይደለሁም። እረሳለሁኝ እንደዚህ አይነት በተለይ የሆነ አመተምህረቶች ጋር የተገናኙ ነገር ከሆነ ቶሎ ነው የምረሳው ግን የራሴን ሲሆን በጣም ነው ደስ የሚለኝ። እና የመጽሐፍ ቅዱስም ከሆነ ደግሞ ደስ ይለኛል። የመጽሐፍ ቅዱስ ታሪክ ያው ከልጅነቴም ብዙ ጊዜ ስለተማርኩኝ እወዳለሁኝ። ለሰዎችም ማጋራት ደስ ይለኛል ያው መጽሐፍ ቅዱስ ውስጥ ብዙ አይነት ታሪኮች አሉ የሁላችንም እንደምናውቀው ማለት ነው። እነዛን መናገር በጣም ነው ደስ የሚለኝ ስለዛ ነገር ሰው ከጠየቀኝም በደንብ አስረዳለሁኝ መስማት የሚፈልግ ካለ ለልጆችም ደግሞ አስተምራለሁኝ። በጣም ነው እሱን ማስተማር የምወደው በጣም ደስ ይለኛል እሱን ማስተማር በጣም ጥሩ ነገር እንደሆነ አስባለሁኝ። ከዛ ውጪ ደግሞ በቃ ብዙ ነገር በታሪክ መልክ አድርጌ መናገር ደስ ይለኛል የራሴንም ገጠመኝ ያሳለፍኳቸውን ነገሮች ማውራት በጣም ነው የምወደው

ማዕድን ትጠቀማለህ ወይ? የሚለውን ጥያቄ ለመመለስ ማዕድናትን ለተለያዩ ነገር እንጠቀማለን። ያው ማዕድናት በምግብ መልክ ማለት ነው። በምግብ ከተለያዩ ምግቦችን ማዕድናትን እናገኛለን። እና ያው ብዙ ጊዜ ያው ትኩረት ሰጥቼ ማዕድን ያለው ምግብ ብዬ አልገዛም። ግን ደግሞ አንዳንዴ እንደ መድሃኒት በሚያስፈልገኝ ሰዓት የተለያዩ ማዕድናት ለሰውነት አስፈላጊ ናቸውና። ያ በሀኪም ትእዛዝ በተለይ እወስዳለሁኝ የተለያዩ ማዕድናቶችን። ያው ለመድኃኒትነት የምጠቀማቸው ማዕድናቶች አሉ በምግብም ማግኘው ማዕድን አለ። ከዛ ውጪ ግን ያው ማዕድናትም ብዙ ጊዜ እኔ የምጠቀመው ለጌጣጌጥ ነው። የተለያዩ ወርቅ ሊሆን ይችላል ወይም ብር እንደዚህ አይነት ነገሮችን ያው ለመዋብ ለማጌጫነት እጠቀማለሁኝ በሱ ነው። እንትን የምለው የተለያዩ አንገት ላይ የሚደረጉ ከማዕድናት የተሰሩ ለምሳሌ አንገቴ ላይ እኔ ብዙ ጊዜ የማደርገው ብር ነው። ወርቅ አለኝ ግን እሱን አላደርግም። ምናልባት ያው ያለው የሌባም ሁኔታ ምንም ጥሩ ስላይሆን ስለሚችል ከጠፋን ብዙ ዋጋ ስላለው የተወሰነ ቀን ብቻ ነው እሱም የማደርገው። ከዛ ውጭ አላደርግም ወርቅ አላ አለኝ ግን አላደርግም አስቀምጣለሁኝ። ያው የሰውም ስጦታ ስለሆነ እናቴም የሰጠችኝ ነገር ስለሆነ እንዳይጠፋብኝ አስቀምጣለሁኝ። ከዛ ውጪ ግን ብር ያው ለጆሮዬ እጠቀማለሁ እጄ ላይም ያው ብርም አንድ ማዕድን ነው እጠቀማለሁኝ። የተለያዩ ደግሞ ከተለያዩ ጌጣጌጥ የሚሰሩ ከብር የቀነሱ ግን አሉ አይደለ ቀነስ ቀነስ ያሉትን ነገሮች ተደርገው የሚሰሩ አሉ እነሱን እጠቀማለሁኝ። ከዛ ውጪ ማዕድናት በተለያዩ እቃነትም እናገኛቸዋለን ያው በተለያዩ ፋብሪካዎች ላይ ተመርተው ማለት ነው። እነሱንም የት ምግብ ለመመገብ እጠቀማለሁኝ እቃዎቹን ማለት ነው

የምትወደው ፍራፍሬ ምንድነው? የሚለውን ጥያቄ ለመመለስ እኔ ብዙ አይነት ፍራፍሬዎችን እወዳለሁኝ። ከዛ ግን በደረጃ አስቀምጪ ከተባልኩኝ። በመጀመሪያ የምወደው ፍራፍሬ የፖም ፍራፍሬ ነው እሱን በጣም ነው እምወደው። ያው ውድ ስለሆነ ብዙ ጊዜ ለመግዛት አቅሙ የለኝም። ያው ከስንት አንዴ ነው የምገዛው ማለት ያ እሱን ለመግዛት ብር የለኝም ሳይሆን ያው ውድ ስለሆነ አልጠቀምም። ከስንት አንዴ ግን እበላለሁ በጣም ነው እምወደው። ከዛ በሁለተኛ ደረጃ ደግሞ የምወደው። ብርቱካን ነው ብርቱካን በጣም እወዳለሁኝ በተለይ ደግሞ ያልኮመጠጠ ከሆነ ከኮመጠጠ አልወድም ያው አይነት አለው የብርቱካን አንዳንዶቹ በጣም ሊኮመጥጡ ይችላሉ ምንም ጣዕም የሌላቸው አሉ ግን እሚጣፍጠውን አይነት ከሆነ ሽታውም ደስ ይለኛል። ብርቱካን በጣም ነው እምወደው ብርቱካን በተለይ ደግሞ ለጤንነትም በጣም ጥሩ ነው ለምግብ መፈጨትም በሽታን ለመከላከልም በጣም ጥሩ ስለሆነ እጠቀማለሁኝ። እንደውም ብርቱካን ከካሮት ጋር አርጌ ከዝንጅብል ጋ አርጌ ለቆዳም ለምግብ መፈጨትም ጥሩ ስለሆነ ጥዋት ጥዋት እጠጣለሁኝ። አንዳንዴ ሳላዘጋጅ ከሰነፍኩኝ ነው እንጂ ብዙ ጊዜ እሱን አዘጋጅቼ እጠጣለሁኝ ብርቱኳን ያለበትን ማለት ነው። ከዛ ደግሞ ሀባብም በጣም እወዳለሁኝ ድሮ አልወድም ነበር ሀባብ ቤት ሲጠቀሙ እኔ እያየኋቸው ነበር። ማስቲካ ሀባብ እወዳለሁ ግን ራሱን መብላት አልወድም ነበር ግን አሁን ለምጃለሁ

ፍየል አይተህ ታውቃለህ ወይ የሚለውን ጥያቄ ለመመለስ? አዎ ፍየል አይቼ አውቃለሁኝ ብዙ ጊዜ አያለሁ በተለይ አመት በዓል ላይ ይታረዳል አንዳንዴ ብዙ ጊዜ አመት ባእል የምታረደው ዶሮ እና የበሬ ቅርጫ ነው የሚሆነው። ግን አንዳንዴ ደግሞ እንዲሁ ቅርጫ ምናምን በማይኖርበት ሰዓት ወይም ለቤት ውስጥ በተለይ እናቴ ስትወልድ ምናምን ፍየል ነው የሚገዛው ለአራስ ጥሩ ነው ተብሎ ስለሚታሰብ ማለት ነው። ከዛም ቤት ውስጥ የተለያዩ ዝግጅቶች ሲኖሩ ፍየል ይታረድልናል። እኔ አሁን ድሮ ወደ ትምህርት ሲሄድ ሁሌ ወይም ስመጣ ይታረድልኝ ነበር። ፍየል በጣም እወዳለሁኝ ፍየል ይታረድ ነበር ፍየል በጣም ነው ደስ የሚለው። ከዛ ደግሞ የተለያዩ መሸጫዎች ላይ በየመንገዱ ይኖራሉ። የፍየሎች አሁን ለአሁን ሁሌ ብዙም ከተማ ውስጥ አይገቡም ግን ድሮ በደንብ ይኖር ነበር። በየመሃሉ ፍየሎች የሚሸጡበት ቦታ አለ። የተለያየ ቀለም ተቀብቶባቸው ይሸጣሉና ከዛ ያው ወደ ትምህርት ቤትም ሳልፍ ከእኛ ትምህርት ቤት አጠገብ የፍየል የበግ እና ያው ዶሮዎቹም ይኖራሉ። መሸጫዎች ነበር እና እዛ ሳልፉ ሁሌ ነው የማያቸው። ከዛ ውጪ ቤት ውስጥም ሲገዙ አንዳንዴ ለአመት በዓል ቀደም ተብሎ እንዳይ የአመት በዓል ቀን ከገዛ ስለሚወደድ አባቴ ቀደም ብሎ ነበር የሚገዛውና። የዛኔ በደንብ አይ ነበር በደንብ ይቆያሉ ቤት ውስጥ በጣም እየጮሁ ያስቸግራሉ። ግን ያው አመት በዓል እስኪደርስ ድረስ እናቆያቸው ነበር። ግቢ ውስጥ የዛኔም በደንብ አያለሁኝ። እንደውም ያው ከእነሱ ጋር ከፍየሎች ጋር እንጫወታለን። ጭቅላታቸውን እየመታን ምናምን ምክንያቱም በጣም ነው የሚያዝናኑት ፍየሎች። የነሱ ጭንቅላታቸውን ሲመቱ መልሰው ለመምጣት ይሞክራሉና። ያን ጨዋታ እንጫወታለን ከፍየል ጋር

ኢንተርኔት አለ ወይ የሚለውን ጥያቄ ለመመለስ? አዎን ኢንተርኔት አለኝ ያው አብዛኛውን ስራዎችን የምሰራው ኢንተርኔት ተጠቅሜ ነው ያው ግዴታ ነው ለስራዬ። በስራዬ ያው ብዙ ስራ ነው እኔ የምሰራው በማህበራዊ ሚዲያም የራሴ ማስተላለፈው እንትን አለኝ እሱንም ኢንተርኔት ተጠቅሜ ነው የምጭነው ማለት ነው። ከዛ ውጪ ደግሞ ስራ ቦታ ላይም ኢንተርኔት አለን ስራ እየሰራን ነው። ከአንድ ኮምፒውተር ወደ ሌላ ኮምፒውተር የምናስተላልፈው ኢንተርኔት ተጠቅመን ነው የተለያዩ መረጃዎችን እንለዋወጣለን። ያው ብዙ ቢሮ ስላለን ከአንድ ቢሮ ወደ ሌላ ቢሮ ማህበራዊ ሚዲያዎችን ተጠቅመን እና የጋራ ደግሞ የተዘረጋ የኔትወርክ ሲስተም አለ እሱን ተጠቅመን ነው ስራዎቻችንን የምንሰራው ማለት ነው። ከዛ ኢንተርኔት ብዙ ጊዜ እጠቀማለሁ በጣም የኢንተርኔት ጥገኛ ነኝ እንደውም ኢንተርኔት ከሌለ ሊከፋኝ ሁላ ይችላል። ምክንያቱም ሁሉም ስራዬ ኢንተርኔት ላይ ጥገኛ የሆነ ነው ያው ኢንተርኔት ከሌለ ስራ መስራት አልችልም። ሁሉንም ስራ አሁን ላይ አብዛኞቹን ስራዎቼን የሚሰራው ኢንተርኔት ተጠቅሜ ነው። ከመስሪያ ቤትም አንስቶ ለራሴም መረጃ ለመቀበልም የተለያዩ ዜናዎችንም እንኳን እኔ የምሰማው በማህበራዊ ሚዲያ ላይ ስለሆነ ለሱም ኢንተርኔት ያስፈልጋል። ከዛ ውጪ ደግሞ የተለያዩ ነገሮችን የማደርገውን ሙሉ ነገር የማከናውነው ኢንተርኔት ተጠቅሜ ስለሆነ በጣም ኢንተርኔት ላይ ጥገኛ ነኝ። ለአንድ ቀን እንኳን ኢንተርኔት ለግማሽ ሰዓት እንኳን ከጠፋ ብዙ ነገር መስራት ስለማልችል በጣም ነው የምናደደው ሰዓቴ ይቃጠላል ምክንያቱም መስራት ያለብኝን ስራ መስራት ስለማልችል ማለት ነው። ከዛ ውጪ ያው ቤት ውስጥም ስሆን እጠቀማለሁኝ እንደነገርኳችሁ ቅድም በተለያዩ ጥቅም ኢንተርኔት እንጠቀም ለኢንተርኔት እጠቀማለሁ ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ ወይ ለሚለው ጥያቄ? አዲስ ቴክኖሎጂ በጣም ነው። መማር የምወደው ምክንያቱም አሁን ላይ ጊዜውም እያደገ ስለሆነ ድሮ ባለንበት ነገር ብቻ ከሆነ ብዙ ውጤታማ አንሆንም። ለዛ ስራዎችንም ለመስራት አዳዲስ ነገር መቀበል ስለሚያስፈልግ አዳዲስ መረጃንም የምናገኘው አዳዲስ ቴክኖሎጂ ነውና። እኔ ደግሞ በዛ ላይ በሙያዬም የሶፍትዌር መሃንዲስ ነኝ እና ያው ስራችን ቴክኖሎጂ ላይ ጥገኛ የሆነ ነው። ለዛ አዲስ የመጣውን በስራችንም በየጊዜው ማሻሻያዎች ይደረጋሉ የተለያዩ ነገር ማሻሻያ ይደረጋል የምንሰራው ላይ። ለዛ ይሄ ቴክኖሎጂ ደግሞ ስራን ያቀልልና ለአሁን ድሮ ለምሳሌ ድህረ ገጾችን እንኳን ለመስራት ከመጀመሪያ ጀምረን በራሳችን ነበር። ኮድ የምናደርገው ግን አሁን ጊዜው ስላደገ በቴክኖሎጂ በትንሽ ሰዓት ውስጥ የፈለኩትን ድህረ ገጽ መስራት እችላለሁ ማለት ነው። ስለራሴ የምናገረውን ነገር ስለዚህ ይሄንን ነገር የማደርገው በምንድነው? ያው ይሄን ቴክኖሎጂ ተጠቅሜ ስለሚሆን አዲስ የመጣውን ቴክኖሎጂ ቶሎ ነው የምማረው ለሌሎችም ደግሞ አካፍላለሁኝ እነሱም እንዲጠቀሙበት ማለት ነው። ምክንያቱም ቴክኖሎጂ በጣም ጠቃሚ ነገር ስለሆነ እንዲጠቀሙ እነግራችኋለሁ እንዲጠቀሙ አደርጋለሁኝ እኔም በተቻለኝ መጠን ለራሴ ደግሞ እጠቀማለሁ ማለት ነው። ለራሴ ቴክኖሎጂዎችን እጠቀማለሁ እኛ አዳዲስ ቴክኖሎጂ አሁን አሁን የምጠቀመውም ስልኬን ቢታይ ላፕቶፔን ቢታይ አዳዲስ በቃ አዲስ የመጣ ቴክኖሎጂ አያመልጠኝም በጣም ነው። ማውረድ ያለብኝን አወርዳለሁ። ቴክኖሎጂ ያው በስልክ ብቻ አይደለም የሚገለጸው ግን አሁን ስራን የሚያቅል የሚያቀልሉልን ቴክኖሎጂዎች አሉ ብዙ ቴክኖሎጂ ማለት ነው። ስራችንን ከምንሰራበት በሰለጠነ መንገድ የምን እንድንሰራ የሚያግዝን ቴክኖሎጂዎች አሉ። እነሱን ቴክኖሎጂም ወዲያው ማህበራዊ ሚዲያ ላይ ማስታወቂያውንም ከሰማው አዳዲስ ነገር እንደውም አሁን እኔ ወደፊት ስራ እንኳን ከጀመርኩኝ እነዚህን ስራ የሚያቅሉ አይነት የቴክኖሎጂ እቃዎችን እያመጣው ነው። መሸጥ የምፈልገው ምክንያቱም ያው ለሰዎች ስራ ስለሚያቀል ሰውን ጥሩ ደረጃ ላይ ያደርሳል ብዬ ስለማስብ ማለት ነው። እና ለዚህ ቴክኖሎጂዎች በጣም ጥሩ ናቸው። እጠቀማቸዋለሁኝ ለሰዎችም ደግሞ እናገራለሁ ለኔ ከጠቀመኝ ያልጠቀመኝን የማላውቀውን ነገር ለሰው አልናገርም ምክንያቱም ያ ሰው ሲጠቀም ጥሩ ካልሆነ እንዳያዝ ስለሚያዝብኝ ማለት ነው። እኔ ምንድነው የማደርገው ጥሩ እንደሆነ መጀመሪያ ራሴ ተጠቅሜ ካየሁ በኋላ አስፈላጊነቱን ወይም ጠቃሚ መሆኑን ካመንኩበት ብቻ ነው ለጓደኞቼም ለቤተሰቦቼም እንዲጠቀሙት የምመክራቸው ማለት ነው። ካልሆነ ነገሩን ካላወቅኩኝ ወይም ቴክኖሎጂውን ካለወቅኩኝ አልነግራቸውም

የድርጅቱን ባህል ትወዳለህ ወይ? የሚለውን ጥያቄ ለመመለስ የድርጅቱን ባህል ማለት እኔ አሁን በገባኝ መሰረት ስለኛ ድርጅት ያለውን ባህል ላውራ አንዳንድ የምወዳቸው ባህሎች አሉ ያ ማለት ለምሳሌ ሰዓት ከማክበር አንፃር በእኛ ድርጅት ውስጥ ጥብቅ የሆነ ህግና ደንብ አለ ያንን ህግና ደንብ ካልጠበቅኩኝ ያው ጥሩ ተከፋይ አልሆንም። በተለይ ደግሞ ሀላፊያችን ብዙ ጊዜ ሰዓት ላይ በጣም ውሳኔዎችን ትወስናለች ያው በሰአት የማንመጣ ከሆነ የምናረፍድ ከሆነ ደስ አይላትም ደግሞ ስብሰባም ጠዋት ጠዋት ስለሚኖር በዛ ስብሰባ መሳተፍ አንችልም ያው በዛ ስብሰባ ደግሞ ያልተሳተፈ ሰው ብዙም በድርጅቱ ውስጥ ተቀባይነት አይኖረውም ማለት ነው። አሁን እነዚህ ባህሎች እኔን ለኔ በጣም ጠቅመውኛል ራሴን ከማሳደግ አንፃር ሰዓት ማክበር እንዳለብኝ እንዴት በጊዜ መነሳት እንዳለብኝ ሁሉንም ነገር ስላስተማረኝ ያንን ባህል እወዳለሁኝ። ሌላ ደግሞ አለባበስም አሁን በእኛ ድርጅት ውስጥ ያለው አለባበስ ያልተገላለጠ እንዲሆን ያው ለቢሮ የሚመጥን ልብስ እንድንለብስ እንገደዳለን ያ ደግሞ ያው የራሴ ባህሪ አድርጌዋለሁ ማለት ነው። ምክንያቱም አለባበስ በጣም ወሳኝ ነው ስርዓት ያለው ልብስ መልበስ ስርዓት ያለው ነገር ማድረግ በጣም ተገቢ ነው ብዬ አስባለሁኝ። እና እንደዛ ስለሆነ እኔ ብዙ ጊዜ ያንን እጠብቃለሁኝ ያንን ባህል ለኔም ጠቃሚ ስለሆነ አከብራለሁኝ። በቻልኩት መጠን አሁን ይህንን ባህልም እወዳለሁኝ። ሌላ ግን ከዛ ውጪ የሆኑ ነገሮችን አልወድም ያው ድርጅቱ አምኖበት ያስቀመጠ ህጎችም ባህሎችም አሉ ግን እኔ የማልስማማባቸው ብዙ አይነት ህጎች አሉ ብዙም የማልመርጣቸው አይነት ህጎች አሉ ብዙም ጠቃሚ ያልሆኑ ማለት ነው። እና እነሱ እነሱን ነገር ብዙም አልወዳቸውም ዝም ብሎ የሆነ ስርዓት ለመፈጸም አንፃር የሚደረጉ ህጎችን አልስማማባቸውም። ከዛ ውጪ ግን ለራሴ ይጠቅሙኛል ብዬ የማስበውን ህግጋቶችን አደርጋለሁኝ። ያው አንዳንዴ ደግሞ የተለያዩ ሃይማኖታዊ ስርዓቶችም የሚደረጉበት ጊዜ አለ እሱም ያው ጠቃሚ ነው ብዬ አስባለሁኝ ያው ሃይማኖታዊ ነገሮችን ማድረግ ለራሳችን ደስተኛ እንድንሆን አይምሮአችንን ደግሞ እንድንቆጣጥር ስለሚያደርግ እሱን ባህላቸውንም እወዳለሁኝ ጥሩ ነው ብዬ አስባለሁኝ። ከዛ ውጪ ደግሞ ሌሎችን ማክበርም ጥሩ ባህል ነው ብዬ አስባለሁ። ያው በድርጅታችን ውስጥ ያለ ባህል ነው ሌሎችን ማክበር መከባበር ጥሩ ነገር ስለሆነ ብዙ ጊዜ አከብራለሁ ሌሎቹንም አከብራለሁኝ እሱ ባህል ደግሞ ልክ ነው እወደዋለሁኝ መከባበር ጥሩ ነገር ስለሆነ ማለት ነው። ያ እንደዛ አይነት ባህሎች ደስ ይላሉ በድርጅታችን ውስጥ ያሉትን ያው በቻልኩት መጠን ልተገብራቸው እሞክራለሁኝ። ከዛ ውጪ ደግሞ ሌላ በድርጅታችን ያለ ባህል ብዬ የማስበው ምንድነው? የተለያዩ የቢሮ አካባቢ ንጽህና መጠበቅ እንዳይቆሽሽ ማድረግ ግድግዳም ሆነ ንብረት የድርጅቱን ንብረት እንድንቆጣጠር እንደራሳችን ንብረት እንድናደርግ ያደርጋሉ። ይሄ ነገር ለድርጅቱ ብቻ ሳይሆን እኔም ከዛ ከወጣሁም በኋላ ለንብረት ጥሩ አመለካከት እንዲኖረኝ ስላደረገ እነሱም ባህሎች በጣም ነው የምወዳቸው። ጥሩ ናቸው

ወደ ስራ ምን ልብስ ትለብሳለህ የሚለውን ጥያቄ ለመመለስ? ያው እኔ ስራ ላይ ስሆን ብዙ ጊዜ የምለብሰው ልብሶች ምን አይነት ናቸው? ያው ለስራ የሚመጥኑ አይነት ልብሶችን ነው የምለብሰው ያም ማለት በድርጅታችን ውስጥም የተቀመጠ ደንብና ስርዓት አለ የድርጅቱ ደንብ ማለት ነው ያ ከዛ ውስጥ አንዱ አለባበስ ነው ያው በድርጅታችን ብዙም የተገላለጠ ልብስ አይለቀስም አይፈቀድልንም። የተቀዳደደ ሰውነት የሚያሳይ እና ደግሞ ወጣ ያሉ ልብሶች ለቢሮ የማይመጥኑ አይነት ልብሶችን እንድንለብስ አንደረግም። ከዛ እኔ ያው የምለብሰው ያልተገላለጠ ልብስ ነው ቢሮ ውስጥ ስሆን ያልተገላለጠ ልብስ እለብሳለሁኝ። ከዛ ውጪ ደግሞ ብዙ ጊዜ ሸሚዝና የጨርቅ ሱሪ ነው የማደርገው በቢሯችን ላይ ማለት ነው። ለኔም ያው ሙሉ ቀን ስቀመጥ አሁን ጂንስ ከለበስኩኝ የጅንስ ስልብሶች ብዙም እረፍት አይሰጡም በጣም ሰውነትን ስለሚወጥሩ። ሰውነቴን ውጥር የሚያደርጉ ልብሶችን አለብስም ምክንያቱም ሙሉ ቀን ነው ቢሮ የምውለው ሙሉ ቀን ስውል ልብሴ እረፍት ካልሰጠኝ ቀኔ ላይ ደስተኛ ሆኜ ስለማልውል። የተቀዳደዱ ልብሶችን እንዲሁም ደግሞ የተጣበቀ ልብስ አልወድም አለብስም ብዙን ጊዜ ጥሩ ነው ብዬም አላስብም። ግን ያው ብዙ ጊዜ የማደርገው ሸሚዝና የጨርቅ ሱሪ እሱንም ያልተቀዳደደ በስርዓቱ የተሰፋና ሰውነት ላይ የማይጣበቁትን እለብሳለሁኝ። ከዛ ውጪም ከላይም ምለብሳችሁ አልባሳት ብዙ ቀለም ያለውን ልብስ አላዘወትርም ወጥ ቀለም ያላቸውን ልብሶች ነው የማደርገው ብዙ አይነት ቀለም ያለውን ልብሶችን አላደርጋቸውም ልክም ናቸው ብዬ አላስብምና እንደዛ ነው የማደርገው። ያው ደስ ይላል በዚህ በልብስ ዙሪያ ላይ የድርጅታችን አቋም ጥሩ ነው ያው ከበር ሁላ ሊመልሱን ይችላሉ። የድርጅቱን ለድርጅቱ የማይመጥን ልብስ ካደረግን ጥበቃዎቹ ክበር ሊመልሱን ስለሚችሉ መብታቸው ነው ደግሞ እንደዛ ማድረግ ያው ድርጅቱም ያመነበት ስለሆነ ማለት ነው። እኛም ያው ስራውን እስከፈለግን ድረስ የነሱን ህግም ማክበር ስላለብን አለባበስ ላይ በጣም ተጠንቅቀን ነው የምንለብሰው ሰውነታችንን የማያሳይ እንዲሆን እና ደግሞ አጭርም አይፈቀድልንም። አጭር ልብስም አይፈቀድም እና እኔም ሲጀመርም ያው እዛው ከመግባቴም በፊት እንደዚህ አይነት ልብስ ብዙም አለብስም ያው የተለየ ዝግጅት ከሌለ በስተቀር ማለት ነው። ከዛ እንደዛ ነው። ግን ያው እዛም ከገባሁ በኋላ ለኔ ጠቅሞኛል ያው ልብስም ስገዛ ለስራ ቦታም የሚሆን አይነት ብዬ አስቤ ስለምገዛ ያው ጥሩ ልብስ እንድለብስ ወይም ደግሞ ጥሩ የድርጅቱን በሀል የሚያከብር የድርጅቱን ወግ የሚጠብቅ ልብስ መልበስ ያለው ማለት ነው። በዛ ነገር ላይ ያው ድርጅቱ ጥሩ ነገር ነው ያደረገው ብዬ አስባለሁ። በጣም በብዙ ለኛ አግዞናል እራሳችን እንድንጠብቅ አለባበሳችንን ደግሞ እንድንጠብቅ ስላደረገ ያው ድርጅቱን በጣም ነው ማመስገን የምፈልገው። ለዛ ያው የነሱ እነሱን ለራሳቸው ብለው ያወጡት ህግ ቢሆንም ግን ለኔም ጠቅሞኛል ከልብስ አንፃር ማለት ነው ያው ግዴታ መልበስ ያለብኝን ልብሶች ነው። የምገዛው የምለብሰውም ያነገር ደግሞ ጥሩ ባህል ነው ጥሩ ነገር ነውና ሁሌ ያንን ስለብስ በጣም ደስ ይለኛል

እድለኛ ነገር አለህ ወይ የሚለውን ጥያቄ ለመመለስ ያው ይሄን ጥያቄ አስተካክዬ ብመልሰው ደስ ይለኛል እድለኛ ነገር አለህ ወይ? ከማለት ይልቅ እድለኛ ነሽ ወይ ወደ ሚለው ቢሆን ለመመለስ ጥሩ ነው ወይም ትክክለኛ ጥያቄ ነው ብዬ አስባለሁኝ። እድለኛ ነሽ ወይ? ለሚለው ጥያቄ አዎን እኔ በጣም ብዙ ነገር ላይ እድለኛ ነኝ ያው ያው እድለኛ ነኝ ማለት ህይወት ውስጥ ፈተና የለም ማለት አይደለም። ሰው እስከሆንኩ ድረስ ብዙ አይነት ፈተናዎችን አልፌያለሁኝ አሁንም ደግሞ ብዙ አይነት ፈተና ውስጥ እያለፍኩኝ ነው። ግን እድለኛ ነኝ ምክንያቱም አንዳንዴ ነገሮች ይሰካልኛል የምሰራው ስራ ይቀናኛል። ግን በዛው ልክ ደግሞ ዋጋ የሚያስከፍሉኝ ነገሮች አሉ። ያው እሱ ደግሞ ለምን መጣ አይባልም ምክንያቱም አንዱ የህይወት ግዴታም ስለሆነ በህይወት ስንኖር አንዳንዴ ፈተናዎች ስለሚያጋጥሙን ፈተና እንዳለ ሆኖ ግን እድል ግን አለኝ የተለዩ ነገር ስሞክር ይሳካልኛል። አንዳንዴ እንደውም የተለያዩ ሰዎች እጣ ለማውጣት ሲፈልጉ እኔን ቁጥር ያስመረጡኛል ያው እድል አለሽ ብለው ስለሚያስቡ ያን ቁጥር እንድጠራ ያደርጋሉ ይሳካላቸዋልም ያው እኔ እድለኛ ነኝ ብዬ ነው የማስበው ማለት ነው። የተለያዩ ያው የእድል ወይ ሎተሪ ነገር ደርሶኝ አያውቅም። ግን ሌሎች ጥቃቅን ነገሮች ላይ አሁን በተለያዩ ቡድን የሚዘጋጁ የእጣ ሽልማቶች ላይ በተለይ ብዙ ጊዜ እጣ ይደርሰኛል። እና እንደውም አንዳንዶቹ አውቀሽ ራስሽ ከውስጥ ወረቀት ቀይረሽ ነው ይሉኛል ግን እንደዛ ሳይሆን እድለኛ ስለሆንኩኝ ነው። እንደሱ እንደሱ አይነት ነገሮች ላይ ብዙ ጊዜ የመጽሐፍ እንዲህ የእቃዎች የስጦታ የአመት በዓል ጊዜ የሚዘጋጁ እጣዎች አሉ። በትምህርት ቤትም ነበር እና እነሱ ላይ ብዙ ጊዜ እድል ይቀናኛል እና በዛም ነው እድለኛ ነኝ ብዬ የማስበው። እጣም ሲደረግ የተለያዩ የጨዋታ እጣዎች ይኖራሉ እና በዛ ላይ እኔ ጥሩ ነገር ነው የሚደርሰኝ እና እኔ ቡድን ላይ ያሉት ራሱ በእኔ ነው ቁጥር የሚያስመርጡት እድለኛ ነሽ ብለው ስለሚያስቡ ያው በዛ በዛ ደስ ይለኛል። ያው እድለኛ ስለሆንኩ ፈተና የለም አይባልም ላይ ህይወት ውስጥ ፈተና በጣም አለ ግን እድለኛም ነኝ በዛውም የሚሳኩልኝ ነገሮች አሉ ለሌሎቹ ቶሎ የማይሳካላቸው እኔ ወዲያው ነው የሚሳካልኝ ብዙ ነገር ቶሎ ይሆንልኛል በዛ ደግሞ ደስ ይለኛል። ያው ተፈጥሮ ነው ብዬ አስባለሁ በተፈጥሮ የተሰጠን ነገር ነው እድል በራሳችን ጥበብም አይደለም በራሳችን የሆነ ነገር ማድረግ ስለቻልን ሳይሆን በተፈጥሮ የተሰጠ ነገር ነው ብዬ አምናለሁኝ ስለዚህ በተፈጥሮ ጥሩ እድል ተሰጥቶኛል። ያው ጥሩ ነገር ላይ ካዋልኩኝ አሪፍ ነው ማለት ነው። እኔም በተቻለኝ መጠን ያለኝን እድል ጥሩ ነገር ላይ ለማድረግ ነው የምሞክረው አያው በጣም አስፈላጊ ነገር ስለሆነ ማለት ነው። እድልን መጠቀም በጣም በህይወት ላይ ወሳኝ ነገር ነው ብዬ አስባለሁ። እኛ ማለት እድል አንዳንዴ ሰዎች ብዙ እድል ይሰጣቸው እና አይጠቀሙትም። ከዛ እንደውም ያ እድል ለምሳሌ ብዙ ጊዜ የተሰሩ ጥናቶች አሉ ሎተሪ ላይ እድል የሚደርሳቸው ሰዎች ማለት ነው። ያን እድል በአግባቡ ካልተጠቀሙት ድጋሚ አይመጣም ያ እድል ማለት ነው። እና ተመልስው በድሮ ቦታቸው ላይ ነው የሚገኙት እና ያ ማለት እድልን መጠቀም በጣም ጠቃሚ ነገር ነው ብዬ አስባለሁ። እኔ አሁን ለራሴ ወይ የሆነ እድል ወይ ሎተሪ ወይ እጣ ቢደርሰኝ ምንድነው? የማደርገው የሚለውን ሳስበው ያአጠቃቀሙ በጣም ወሳኝ ስለሆነ ለራሴ አስባለሁኝ እንደው እጣ ራሱ ሳልቆርጥ ዝም ብዬ ቢደርሰኝስ ብዬ አስባለሁ ምክንያቱም እድል ደርሶን ካልተጠቀምን ህይወታችንን ሊያበላሽ ይችላል። ብዙ ሰዎች ያን እድል ባለመጠቀም ብዙ ሱስ ውስጥ ብዙ በማይጠቅም ሁኔታ ውስጥ ይገባሉ እና ከዛ ለመጠበቅ እድላችንን በአግባቡ መጠቀም ጥሩ ነው ብዬ አስባለሁ። እኔም በቻልኩ መጠን እጠቀማለሁኝ

ሃይማኖታዊ ክብር ታከብራለህ ወይ የሚለውን ጥያቄ? ለመመለስ ያው እኔ የተረዳሁት ሃይማኖታዊ በዓላትን ታከብራለህ ወይ በሚለው ነው። አዎ ሃይማኖታዊ በዓላትን በደንብ ነው የማከብረው። በእኛ ሀገር ብዙ የሚከበሩ ሃይማኖታዊ በዓላቶች አሉ። ለምሳሌ መጀመሪያ ያው እኔ ያው ክርስቲያንም ስለሆንኩ በክርስቲያን የሚከበረውን በዓላትን እዘርዝርና እኔም እንደማከብር እናገራለሁ እንዴት እንደማከብር እናገራለሁ ማለት ነው። መጀመሪያ አዲስ አመት እናከብራለን አዲስ አመት መስከረም አንድ ላይ ነው የሚከበረው። እሱ በዓል ሃይማኖታዊ አይደለም ያው ዘመን መለወጫ በዓል ነው። ግን በሃይማኖትም ውስጥ ያው የምስጋና ፕሮግራም ነገር ይዘጋጃል ማለት ነው። ያንን ቀን ለማስታወስ ሰው በጋራ ምግብ ይበላል ተመሳሳይ ነጭ ልብስ አድርገው ያው ደስታን ለመግለጽ ተሰብስበን እንደዛ እናደርጋለን ማለት ነው። ከዛ ደግሞ እሱ በዓል እንዳለፈ የመስቀል በዓል ተብሎ አለ የመስቀል በዓል ሃይማኖታዊ በዓል ነው። ያው መስቀልን እኛ የምናከብረው የኢየሱስ ክርስቶስ የመስቀል የተገኘበት ቀን ነው ተብሎ ይታሰባልና። እሱን ቀን ለማስታወስ የመስቀል ባዓልን እናከብራለን እኔም አከብራለሁኝ። ከዛ ደግሞ በደንብ የምናከብረው በዓል የገና በዓል ይባላል። የገና ማለት ኢየሱስ ክርስቶስ የተወለደበት ቀን ነው። ለእኛ እንደ ስጦታ የተሰጠበት ቀን ስለሆነ ይሄ በሃይማኖትም በደንብ የሚከበር በዓል ነው። በደንብ ከሚከበሩ በዓላት ውስጥ አንዱ ነው። በደንብ በቃ እኔም አምኜበት ነው ደስ ይለኛል ያው የገና በዓል የሚታወቀውም ስጦታ በመስጠት ነው። ምክንያቱም እግዚአብሔር ልጁ ለኛ ስጦታ አድርጎ እንደሰጠን እኛም ደግሞ ለሌሎች ያው የግድ ብዙ ትልቅ ነገርም ላይሆን ይችላል። ግን በአቅማችን ባለን ነገር ትንሽም ነገር እንኳን ቢሆን ለሰዎች እንሰጣጣለን። ስጦታ ሰዎችም ለኔ ይሰጣሉ እኔም ወይ ለጓደኞቼ ወይ ለቤተሰቦቼ ስጦታ እሰጣለሁኝ ማለት ነው። ያው ገና የሚታወቀው በዛ ነው። እኛም በቤታችን በደንብ ነው የምናከብረው። እና በዛ ጊዜ ደግሞ ቤተክርስቲያንም እንሄዳለን ያንን ቀን ለማስታወስ ማለት ነው። ከዛ የትንሳኤ በዓል ወይም የፋሲካ በዓል ተብሎ አለ። እሱ ደግሞ በዋናነት እሱ በዓል የሚከበረው ኢየሱስ ክርስቶስ ከሞት የተነሳበት ቀን ነው። ያ በዓል ለኛ በጣም ብዙ ትርጉም አለው። ኢየሱስ ክርስቶስ ስለ ኃጢያታችን ሞቶ የተነሳበት ነው። ስለበደላችን ሞቶ መስዋዕት ሆኖም የተነሳበትን ቀን ለማስታወስ ነው የምናከብረው። ከዛ በፊት ከትንሳኤ በፊት ስቅለት አለ ያ ስቅለት ደግሞ ኢየሱስ ክርስቶስ ለእኛ የተሰቀለበትን ቀን የምናውጅበት የምናስታውስበት በዓል ነው። እሱን በዓልም አከብራለሁኝ። ከዛ የትንሳኤ ደግሞ ስቅለት አርብ ቢሆን ትንሳኤ ደግሞ በዓል የሚሆነው እሁድ ነው። ያው እነዚህ ቀናት ብቻ አይቀየሩም። ምክንያቱም ኢየሱስ ክርስቶስ የተሰቀለው አርብ ስለሆነ ያንን ለማስታወስ እንደዛ ነው የሚከበሩና በጣም አከብራለሁ።

እሳት ለማንደድ ምን ትጠቀማለህ ለሚለው? ያው ይታወቃል እሳት ለማድድ እኔ የምጠቀመው ክብሪት ነው ክብሪት እጠቀማለሁ። ከዛ ደግሞ ደረቅ እንጨት አደርግበታለሁ ቶሎ እንዲያያዝልየኝ ማለት ነው። እና አንዳንዴ ደግሞ ምን አደርግበታለሁ በተለይ ክረምት ከሆነ እንጨትም ተደርጎ ቶሎ ስለማይነድልኝ ጋዝ እጨምርበታለሁ ማለት ነው። ያ ጋዝ ደግሞ እንጨቱን ቶሎ ያቀጣጥልልኝና እሳት ከነደደ በኋላ ቶሎ እንዲቀጣጠልልኝ ያግዛል ማለት ነው። ከዛ ደግሞ እሳት ለማንደድ ሻማም እጠቀማለሁ ሻማ የምጠቀመው ደግሞ አንዳንዴ በጣም ሀይለኛ ንፋስ ያለበት ጊዜ ከሆነ በክብሪት ብቻ ስናቀጣጥል ቶሎ እየጠፋ ክብሪቱ ስለሚያልቅ ሻማ እለኩስ እና ከሻማው በእንጭት እሳት ተቀብዬ ከዛ ወደ ከሰሉ አስተላልፋለሁ ማለት ነው በዛ መንገድ ነው የማቀጣጥለው። ከዛ ውጪ ያው አንዳንዴ ከሰነፍኩኝ ወይም የሆነ ወይ ክረምት ሆኖ እንጨት ከሌለ ወይ በጋም ሆኖ አንዳንዴ እንጨት በማይኖርበት ሰዓት ምንድ ነው የማደርገው? ምድጃ አለ በኤሌክትሪክ ሚሰራ ምድጃ በሱ ነው የምጠቀመው ከሱ ከሰል አስቀምጥበትና ከሰል እሱ ላይ ሳደርግ እሳት ይያያዛል ማለት ነው። ከዛ እሳት ሲያያዝ ወደ ማንደጃው እመልሳለሁ እሱ ነገር በጣም ስራ ያቀላል ያው እንደሚታወቀው እንጨት መለኮስ የለውም። ክብሪትም ሳንለኩስ በአንዴ እሳቱን ማንደድ እንችላለን ግን ለጤንነት ጥሩ ነው ብዬ አላስበም። ለምሳሌ ያው የኤሌክትሪክ ምድጃ እስከሆነ ድረስ ከሰል ስናደርግ ምናልባት እሳት ፈጥሮም ሊያቃጥለውም ይችላል ቤታችንንም ሊያቃጥል ይችላል ብዬ አስባለሁ። እሱ ነገር አንዳንዴ ያው ሳናስበው አብዛኞቻችን እንደዛ እናደርጋለን ያው ስራ እንዲያቀልልን ማለት ነው። ነው እሱን እንደ አማራጭ የማደርገው እንጂ ሌላ ጊዜ ካለኝ እንደሱ አላደርግም ምክንያቱም እሳት ሊፈጥር ስለሚችል ማለት ነው። ከዛ ውጪ እንጨት ለማንደድ የምንጠቀመው ያው ቅድም እንዳወራሁት ነው። አንዳንዴ እሳት ለማንደድ እንትን እጠቀማለሁ ምንድነው የሚባለው ፌስታል እጠቀማለሁኝ። ፌስታል የራሱ የሆነ ጋዝ ስላለው ወዲያው ነው የሚያያዘው ወዲያው ይጠፋል ግን አሁን እሱን ምንድ ነው እኔ የማደርገው ግን ትንሽ ሽታው ያስቸግራል እሳቱ ከነደደ በኋላ ማለት ነው። እኔ የማደርገው አሁን ከሰለ ለማያያዝ ከሆነ ፌስታሉን ብቻ አመጣና አንድ ሁለት እንጨት አድርጌ እዛው እለኩሳለሁ ያ ደግሞ የራሱ እየነደደ ጋዙን በተንጠባጠበበት ቦታ ድጋሚ ስለሚነድ በደንብ ቶሎ ያቀጣጥልልኛል ማለት ነው። እሱን የማድርገው ያው እንጨት ከሌለ ነው ወይም ደግሞ ክረምት ሲሆን እንጨቱም እርጥብ ስለሚሆን ቶሎ ስለማይያያዝልኝ ማለት ነው። ግን አሁን ላይ በጋ ላይ ከሆነ በቀላሉ እንጨትን ተጠቅሜ ማቀጣጠል ስለሚችል የተለያዩ ሌላ ዘዴ አልጠቀምም የምጠቀመው ይሄንን ነው